ጭንቀት ሲሰማ ምን ታደርጋለህ ብለህ ለጠየከኝ ጥያቄ? ያው ጭንቀት ሲሰማኝ ብዙ ጊዜ የማደርገው። መጀመሪያ ገላዬን ነው የምታጠበው በቀዝቃዛ ውሃ ገላዬን ስታጠብ ሰውነቴን ያቀዘቅዝልኛል እንደገና ደግሞ ደስ የሚል ያው የውሃ ህክምና ነው። መጀመሪያ የማደርገው ከዛ በኋላ ያው ብዙ ጊዜ ጭንቀት ሲሰማኝ ከዚህ ውጪ የማደርገው ነገር ያው ለስላሳ ሙዚቃ ወይም ደግሞ የሃይማኖት መዝሙሮች አዳምጣለሁ እነሱ ራሴን እንዲያረጋጉኝ። ያረጋጉኛል እንደገና ደግሞ ሀሌንታ ይሆኑኛል ራሴን እንዳስብ ወደ ራሴ እንድመለስ ይረዱኛል። ስለዚህ ያው ጭንቀት ሲሰማኝ የማዳምጠው ሙዚቃ እና ብዙ ጊዜ ደግሞ በቀዝቃዛ ውሃ መታጠብን እመርጣለሁ። ሙዚቃ አዳምጣለሁ ከዚህ በተጨማሪ ያው ጭንቀት የጭንቀት መሰረቶች በጣም ብዙ ናቸው በአሁን ሰዓት ጭንቀት ከምን ከምን እንደሚመጣ አታውቀውም። ነገር ግን ያው ጭንቀት ብዙ ጊዜ የሚመጣው አንደኛ በኢኮኖሚ ጉዳይ። በቤተሰብ ውስጥ ያለውን ኢኮኖሚ ለመቅረፍ ስታስብ ያው ጭንቀት ይሰማሃል። ብዙ የኢኮኖሚ ጉዳዮች አሉ እሱ እንዴት አድርገህ ከቨር ታደርጋለህ እንዴት አድርገህ ትቀርፋለህ ምናምን እሱ እሱን ስታስብ በጣም ጭንቀት ሊሰማህ ይችላል። ሌላኛው ደግሞ ጭንቀት የሚሰማህን ነገር የሚሰሙ ነገሮች ደግሞ የቤተሰብ ጉዳይ በቤተሰብ መካከል ያለ ጭቅጭቅ ወይም ደግሞ አለመግባባት ሲመጣ ያ ያስጨንቅሃል። ያን ደግሞ ለመፍታት ስትጥር ወዲህ ስትል ብዙ እንድትጨነቅ ትችላለህ። ስለዚህ የቤተሰብ ጉዳዮች የ የልጆች እና የአንዳንድ ነገሮች ጭንቀት ይኖርብሃል። አንደኛው የቤተሰብ ጉዳይ ሁለተኛ የ የኢኮኖሚ ጉዳይ ነው። ቤት ውስጥ ያለ የገንዘብ ችግር እንዴት መፍታት እንዳለብህ ስታስብ እንደገና ደግሞ ሌላኛው ጭንቀት ደግሞ ብቻ የጭንቀት መሰረቶች በጣም ብዙ ናቸው። አንዱ ከአንዱ የምትለው አይደለም። እና አንዳንድ ጊዜ ደግሞ ዝም ብለህ ስራ መስራት ካልቻልክ ደግሞ ስራህን በጊዜ የማታጠናቅቅ ከሆነ ደግሞ ሌላኛው ስትረስ ደግሞ ነው ለዚህ ደግሞ ሁል ጊዜ መፍትሄ ማበጀት አለብህ። መፍትሄ የሌለው ነገር የለም። በዚህ ምድር ላይ እና ስትረስን ለመቀነስ ብዙ ጊዜ ስራህን በጊዜ መስራት ነው። እንደገና ደግሞ ከቤተሰብ ጋር ያለን ግንኙነት ጥሩ ማድረግ ይኖርብሃል። እንደገና ብዙ ጊዜ በዝምታ ማለፍ ምክንያቱም ለሁሉ ነገር መልስ የምትሰጥ ከሆነ ጭንቀቱና ሌላው ተጨማማሪው ችግር አንተ ላይ ሲመጣ ስትረስ ላይ ይጥላል። ወይም ደግሞ ጭንቀት ጭንቀት ይበዛብሃል። ጭንቀትህን ለመቀነስ ደግሞ በተቻለ መጠን ከሰዎች ጋር ያለ ግንኙነት መልካም ከሆነ በሃይማኖት ራስህን የምትደግፍ ወይም ደግሞ ሃይማኖተኛ መሆን በየጊዜው የተሰጠን በየጊዜው መጽሐፍ ቅዱስ ማንበብ ወደ ሃይማኖት ወደ ቤተሰብ መጠጋት ቤተሰባዊ የሆነ ሰው ብዙ ጊዜ ጭንቀት አያጋጥመውም። ጭንቀቱን ቢያጋጥመውም ደግሞ በቀላሉ ከቤተሰቦቹ ጋር ሆኖ ጭንቀቱን የመፍታት አጋጣሚ ይኖረዋልና። እና ጭንቀት አብዛኛውን ጊዜ የሚመጣው ከሰዎች በመነጠል ብቻህን ስትሆን እንደዚህ አይነት ነገሮች በዚህ ጊዜ ነው። ሰዎች ከአጠገብህ ካሉ እና ለሰዎች ደግሞ ያለህን ነገር የምታካፍል ከሆነ በቀላሉ ጭንቀቶችን ሊረዱ ይችላሉ። ሊቀርፉልህ ይላሉ። ግን ለልጆችህ ለመተሰብህ ለባለቤትህ አንደኛ መጀመሪያ ጥሩ መሆን ነው። ከዛ በኋላ ጥሩ ከሆንክ ደግሞ ያውም የተሰማህን ስሜት ወዲያውኑ ለሰዎች መናገር ለሚቀርቡክ ለሚወዱክ አብረውህ ለሆኑ ሰዎች መናገር ከቻልክ ጭንቀት ይሄን ያህል ያንተ ፈተና ሊሆን አይገባም። ሌላ ደግሞ ወደ መድሃኒያለም መጠጋት ነው። ወደ ፈጣሪክ መጠጋት ነው። ለሱ መናገር ነው እሱ በቀላሉ ሁሉን ነገር ይፈታልሃል። ለእመቤቴ መናገር ነው። ስለዚህ እመቤቴ ማርያም ደግሞ የማትፈታው ነገር የለም። እና ለእሷ ከተናገርክ ሁል ጊዜ አብራህ ካለቀስክ ስለእሷ ካለቀስክ ስትረስክ ደግሞ ሁሉ ችግሮችህ ከራሱ ይቃሉልሃል። ስለዚህ እኔ የማደርገው ይሄንን ነው መዝሙር አዳምጣለሁ። በቀዝቃዛ ውሃ አታጥባለሁ። እንደገና ደግሞ ለ በጣም ከቸገረኝ ለቤተሰቦቼ እናገራለሁ ከቤተሰቦቼ ጋር አወራበታለሁ ከልጆቼ ከባለቤቴ እና ከእናቴ ከአባቴ ጋር ነገሩን እናወራለን እኛ ኢትዮጵያኖች ደግሞ በቀላሉ ነው እንደዚህ አይነት ነገር የምንፈታው። ብዙ ጊዜ የተጠጋጋ ቤተሰብ ስላለን ሁሉም ሰው አይነህን አይቶ ችግርህን ይረዳል። በዚህ ምክንያት ብዙ